ቂም አላቆይም እኔ በተፈጥሮዬ በግልጽ ፊት ለፊት የምናገር ሰው ስለሆንኩኝ ቂም አላቆይም። ግን አንዳንድ ሰዎች ዝም በማለት ነገሮች የሚያሳልፉበት ጊዜ ይኖራል። ነገር ግን እኔ ቂም አላቆይም። ወዲያውኑ እናገራለሁ ወይ በሰአቱ ዝም ብዬ አለፌ ከትንሽ ቆይታ በኋላ ያንን ሰው አናግረዋለሁ።

አዎ በዙሪያየ አብረውኝ የሚሰሩ ሰዎች አብረውኝ የሚኖሩ ሰዎች እኔን ሚያግዙ ሰዎች ሲኖሩ አበረታታቸዋለሁ በሚችሉትና ራሳቸው ባላቸው እውቀት ራሳቸውን አሳድገው። የተሻለ ቦታ እንዲደርሱ ወይም ደግሞ ራሳቸውን ችለው ራሳቸውን ቆም ችለው ቆመው እንዲኖሩ በራሳቸው ውሳኔኣችን እንዲወስኑ አበረታታቸዋለሁ

ማሰላሰል አዎ አደርጋለሁኝ ብዙ ጊዜ። ቁጭ ብዬ አንዳንድ ነገሮችን ለመወሰን ለማሰብ ውሳኔ ለመስጠት ስፈልግ አሰላስዬ አሰላስዬ እምወስንባቸው ጊዜያቶች አሉና። ማሰላሰልን አደርጋለሁኝ። ደግሞም ጠቃሚ ነው ብዬ አስባለሁኝ። ጠቃሚ ነው ምክንያቱም በውሳኔዎች እምንወስንባቸው በህይወታችን እምናደርጋቸው ነገሮች ሁሉ ማሰላሰል አስፈላጊ ነገር ነው።

ብዙን የስራ ዘርፌ የጉዞ ይበዛዋልና ለስራ እጓዛለሁ ቢያንስ በወር ውስጥ ሁለት ጊዜ አንድ ጊዜ የመጓዝበት ሁኔታዎች ይኖራሉ። ለስራ እጓዛለሁ ለስራ በመጓዝ ነው። ስራዬን እምሰራው። ስራዬን እምሰራው እየተጓዝኩኝ ነው። እናም ደግሞ በዛ ደስተኛ ነኝ የተለያዩ አዳዲስ ነገሮችን አዳዲስ ሰዎችን እማየበት። የተለያዩ የሰዎች ያናኗር ባህሎችን ክህሎቶችን የምማርበት። ጊዜ ስለሆነ በጣም ደስተኛ ሆኜ ነው የምጓዘው። እናም ደስተኛ ነኝ ስራ ለስራ በመጓዜም ደስተኛ ነኝ። እናም ደግሞ የሙያዬ የስራዬ ዘርፍ እንድጓዝ ስለሚያስገድደኝም ጭምር እጓዛለሁ።

ለመክሰስ ኦትስ ነው። የምወደው ኦትስ በሙዝ ወይም ደግሞ በድንች የሚሰሩ የሚጠበሱ እንደ ስናክ ነገሮች እወዳለሁኝ። ድንችና ፉርኖ ዱቄት አንድ ላይ ተቀላቅለው ተጠብሰው በጁስ መጠቀም እወልዳለሁ።

የሎተሪ እድል እንኳን የለኝም ብዙን ጊዜ ሎተሪ አይወጣልንም ነገር ግን እንደ እድል ብዬ ካልኩኝ። አንድ ጊዜ በመስሪያ ቤት በኩል የወጣ የማቴሪያል እጣ ደርሶኛል እና ለመጀመሪያ ጊዜ በህይወቴ የወጣልኝ ሎተሪ እሱ ነው። እና እሱም እንደ እድል ብዬ እቆጥረዋለሁ። ከዛ ውጪ ግን ልጆቼ ናቸው እድሎቼ ለኔ።

አዎ እጠቀማለሁ ስማርትፎን ተጠቃሚ ነኝ እስማርት ፎን ብዙ አማራጮች አሉት። ብዙ መተግበሪዎችን ለመጠቀም ያስችላል እና ብዙ ብዙ ነገሮችን ለማየት ለመዝናናት ለስራ ስለሚጠቅመኝ ስማርት ፎንን እጠቀማለሁ። የስማርት ፎን ተጠቃሚ መሆን ብዙ ነገሮችን ለማግኘት መረጃዎችን ለማግኘት ይረዳልና ተጠቃሚ ነኝ።

የጫማዬ ቁጥርም ሞደ ሰፋ ሞደ ሰፊ ከሆነ ጫማው ሰፊ የሆነ ሞድ ካለው ሰላሳ ዘጠኝ ቁጥር ነው የማደርገው። ካልሆነ ደሞ ሞደ ጠባብ ከሆነ ደሞ አርባ ቁጥር ነው የሚሆነኝ። አርባ ቁጥርም ብዙ ግዜ ግን ክፍት ጫማ ድፍን ያልሆነ ጫማ ከሆነ የማደርገው ሰላሳ ዘጠኝ ቁጥር ነው።

የሙዚቃ መሳሪያ መጫወት አልችልም። ነገር ግን መጫወት ብችል በጣም ደስ ከሚሉኝ ነገሮች ውስጥ ሙዚቃ መሳሪያ መጫወት መቻል ስለሆነ። ወደፊት ግን ጊታር መለማመዴ አይቀርም። ከባህላዊ ደግሞ በገና የሚባል አለ እኛ ሀገር ላይ። እሱን መለማመዴ አይቀርም። አሁን ግን አልችልም።

አብዛኛውን ጊዜ በሰአቴ ነው የምደርሰው እንደውም አንዳንድ ደቂቃዎች የተወሰነ ደቂቃ ቀደም ብዬ የምደርስበት ጊዜ አለ። ለትምህርት ለስራም ሊሆን ይችላል ከሰዎች ጋር ግን በምቀጣጠር ጊዜ። አንዳንዴ ላረፍድ እችላለሁ የተወሰነ ደቂቃዎች አርፍጄ ልደርስ እችላለው ግን በሰአቴ የምደርስ ሰው ነኝ ብዬ ነው የማስበው። ይመስለኛል

ብዙን ጊዜ የምመገበው ማታ ከምሽቱ ሁለት ሰዓት እስከ ሶስት ሰዓት ባለው ነው እራት የምበላው። ከዛ በፊትም አልበላም ከሁለት ሰዓት በፊት አልበላም ከሶስት ሰዓት በኋላም አልበላም። ከሁለት እስከ ሶስት ሰዓት ባለው መካከል ነው የምበላው።

አዎ የስራ ምግባር አከብራለሁኝ የስራ ቦታዬ ስራ ሰዓት ማክበር ሰዎችን ማክበር አብሮኝ የሚሰሩ ሰዎችን ሀሳብ ማዳመጥ። በግሩፕ ሆኖ በቲም ሆኖ መስራት ሰዓትን ማክበር ስራን ማክበር የመሳሰሉትን። ለስራው የሚያስፈልጉ ስነምግባሮችን አከብራለሁኝ ስነምግባሩንም በማክበር እና በመተግበር ነው የምታወቀው አከብራለሁ

አይ ድንጋዮችን ሰብስቤ አላውቅም አላውቅም ብዙም የመሰብሰብ ፍላጎቱም የለኝም። ማለት ውስጣዊ ፍላጎት ስለሌለኝ። ሰብስቤም አላውቅም። ግን የተለዩ የተለዩ አይነት ድንጋዮች ካገኘው እንዲሁ ዝም ብዬ ላስቀምጥ እችላለሁ። ከዛ በተረፈ ግን ሰብስቤ አላውቅም።

ከቤተሰቦቼ ጋር ብዙ ባእላትን አብረን እናሳልፋለን። ከአዲስ አመት። ከአዲስ አመት በዓል ይጀምራል። ከዛ ደግሞ በክርስቲያን እምነት ተከታዮች የሚከበሩ ብዙ በዓላት አሉ። የገና በዓል አለ። ፋሲካ በዓል አለ እነኚህን የመሳሰሉትን በዓላቶች። አብረን እናከብራለን።

ውሳኔ መስጠት እችላለሁ አዎ ውሳኔ የሚያስፈልጋቸው ውሳኔ መስጠት የሚያስፈልጋቸው ጉዳዮች ሲያጋጥሙኝ በማሰላሰል በማሰብ ውሳኔው መሰጠት አለበት የለበትም የሚለውን ከውስጤ ከራሴ ጋር ከተነጋገርኩኝ በኋላ ውሳኔ እሰጣለሁ። በግል ጉዳይም ሊሆን ይችላል በስራ ጉዳይም ሊሆን ይችላል። ውሳኔ ሰጥቼ አውቃለሁ

አሁን ከምኖርበት የስራ ቦታዬ ቢያንስ በመኪና ነው የምሄደው በመኪና የአንድ ሰዓት የአንድ ሰዓት ያህል ርቀት አለው። የአንድ ሰዓት ሰዓቱ ደግሞ በሚጨናነቅበት ጊዜ አንድ ሰዓት ተኩል ሁለት ሰዓትም ሊፈጅ ይችላል። ግን የአንድ ሰዓት ነው

ኮምፒውተር መጠቀም አዎ እችላለሁኝ ስራዬም ስራዬም በኮምፒውተር ነው የምሰራው። ኮምፒውተር ላይ ስራዎችን መስራት። የግዴታየም ስለሆነ በኮምፒውተር ነው ስራዎችን የምሰራው። ኮምፒውተር መጠቀም እችላለሁኝ ኮምፒውተር ብዙ ህይወታችንን ከሚያቀልሉልን መሳሪያዎች ውስጥ አንደኛው እና ዋነኛው ነው። ኮምፒውተር መጠቀም መሰረታዊ የሚባለውን መጥ የኮምፒውተር አጠቃቀም በማወቄም ደስተኛ ነኝ። ወደፊትም ቢሆን ጥልቅ የሆነ እውቀት እንዲኖረኝ እፈልጋለሁ። የመማርም እቅድ አለኝ።

በአንድ ጊዜ ብዙ ነገሮችን መስራት እችላለሁኝ። ምንም አይከብደኝም። በአንድ ጊዜ ብዙ ነገሮችን የመስራት ችሎታውም አቅሙም አለኝ። እና ምንም አልቸገርም። ሁለት ወይም ደግሞ ሶስት ስራዎችን በአንድ ጊዜ እያፈራረኩኝ መስራት እችላለሁ።

ጠዋት ላይ ሁሌም ስራ ላይ ጠዋት ላይ የማደርገው ቀኑን ሙሉ የምሰራቸውን ነገሮች አቅዳለሁ አቅዳለሁ በእቅዴ መሰረት መስራት የምችለውን ያህል እቅዶች አውጣለሁ። ጽፌያቸው ከዛ በኋላ ነው ስራዬን የምጀምረው። የስራን ገበታዬን አስተካክዬ ካቀድኩኝ በኋላ ስራየን እጀምራለሁ ማለት ነው።

በልጅነቴ በጣም ብዙ ጨዋታዎችን ተጫውቻለሁ በአካባቢያችን የሚዘወተሩ ጫዋታዎች አሉ። ብዙ ጫዋታዎችን ተጫውቼ ነው ያደኩት። ትምህርት ቤትም ላይ ሆነ አካባቢያችን ላይ ተጫውቸ ነው ያደኩት። ከምወዳቸው ጨዋታዎች ውስጥ እየ ድብብቆሽ ጨዋታ። የመባረር የማባረር ና የመባረር ጨዋታ የሚባሉ አሉ እነሱን ጨዋታዎች እና እግር ኳስ ጨዋታ እወድ ነበር።

በጀጅ ስራዎችን እውነት ለመናገር እኔ አልችልም። አልችልም በጣም አይቼ ከሚከብዱኝ ሰዎች ውስጥ ለመልመድ ለመልመድም አልሞከርኩም። ግን ይከብዳል ብዬ ስለማስበው ብዙ ጊዜ ስለሚፈልግ። አላውቅም ግን በእጅ ሸምኜ አላውቅም።

ኮከቦችን መመልከት በጣም ነው የምወደው በጣም ነው ደስ የሚለኝ። በተለይ አንዳንድ ጊዜ ሰማይ ላይ እየተመለከትኩኝ የሚንቀሳቀሱት ተወርዋሪ ኮከቦች። የሚመስሉኝ በፊት ልጅ እያለሁ ነገር ግን ያልሆኑት። ግን ኮከቦች ሰማይ ላይ ጥርት ብለው ስመለከት በጣም ደስ የሚል ስሜት ይሰጠኝ ነበር። አሁንም ቢሆን ደስ ይለኛል።

ሻማ ማብራት እወዳለሁኝ ምወድበት ሰዓት አንዳንድ ግዜ ጸሎት ሳደርግ ጸሎት ስጸልይ ሻማው ማብራት እወዳለሁኝ ከዛ ግን አንዳንድ ቀን ማታ ላይ። መብራቱን አጥፍቼ ሻማ አብርቼ እራት የምመገብበት ጊዜ አለና ሻማ ማብራት እወዳለሁ። ደስ ከሚሉ ነገሮች ውስጥ አንዱ ነው።

አዎ በፍጥነት እ የመተንበይ እ ችሎታ አለኝ። ተነብያለሁ እ ብዙን ጊዜ ደግሞ ይሳካል እ ትክክለኛ የሚሆንበት ጊዜ በጣም ብዙ ጊዜ ነውና። እ በፍጥነት የመተንበይ ችሎታ አለኝ። ችሎታ አለኝ ደግሞም ብዙ ጊዜ ተሳክቶልኝ ያውቃል።

ልብስ በሳምንት አንድ ቀን ነው የማጥበው። ልብስ እንደዚህ በሳምንት ውስጥ ሁለት ሶስት ቀን ውስጥ አላጥብም። በሳምንት አንድ ቀን ግን አጥባለሁኝ ሳምንታዊ የምሰራቸው ስራዎች ብዙ ናቸው ከነሱ ውስጥ ልብስ ማጠብ አንደኛው ነው። ማለት ነው።

አሁን ላይ ከመደበኛ ከማገኘው ውጪ የተለየ አይነት ጥቅማ ጥቅሞች የሉኝም የተለያየ አይነት ጥቅማ ጥቅም የለኝም። ብዙውን ጊዜ ጉዞን ያተኮረ ስራ ስሰራ ነው ጥቅማ ጥቅሞች እሚኖሩት ከዛ ውጪ የተለየ ጥቅማ ጥቅም የለኝም። መደበኛ ገቢ ነው ያለኝ።

ወደ ስራ ቦታ ሲሄድ የስራ ልብስ ነው የምለብሰው ለስራ የሚመጥነው ለስራ ቦታ የሚመጥነውን ልብስ ነው የምለብሰው ቤት ውስጥ ሆኜ የምለብሰውን አይነት ልብስ ለብሼ አልሄድም። የስራ ልብስ ስነ ምግባሩ ነው የጠበቀ ለስራ ቦታ የሚመጥን አይነት ልብስ ለብሼ ነው የምሄደው

አዎ በስራ ቦታዬ ላይ የአመራር ሚና ተጫዋቼ አውቃለሁኝ። በስራዬ ሃያ አራት ሰዎችን እመራ ነበረ የምሰራበት ቦታ ላይ። ስራ የስራ ቦታ ከቀየርኩኝ በኋላ። አሉ አራት ልጆች ከስሬ እመራለሁ። እና የአመራር ሚና አለኝ።

ብዙ ምጠቀማቸው ምገለገልባቸው መሳሪያዎች አሉ ከተንቀሳቃሽ ስልክ አንስቶ እስከ ቤት ውስጥ መሳሪያዎች ብዙ መገልገያ እቃዎች አሉ ምጠቀምባቸው አንደኛው ስልክ ነው ሁለተኛው ላፕቶፕ ነው ኮምፒውተር ነው ከዛ ውጪ ያሉት ደግሞ በቤት ውስጥ ምገለገልባቸው መሳሪያዎች አሉ።